መተግበሪያዎችን ታወርዳለህ ወይ? ይላል ጥያቄው። መተግበሪያዎችን አዎ አወርዳለሁኝ በጣም ብዙ አይነት መተግበሪያዎችን ነው የምጠቀመው ስልኬ ላይ ቢያንስ ከ ከስልሳ ወይም ከሃምሳ ያላነሱ መተግበሪያዎች አሉ ለምሳሌ ኤግዜንደር አለ፣ የተለያዩ የ ባንክ መተግበሪያዎች አሉ በጣም ብዙ ማለት ነው የሃይማኖት መተግበሪያ ለምሳሌ የጸሎት የተለያዩ መጽሐፍት የተለያዩ ትምህርት ሰጭ መተግበሪያዎች አሉ እነዛን መተግበሪያዎች ቀጥታ ከ ከ ከእንትን ላይ ከኢንተርኔት ላይ ወይም ደግሞ ከጎግል ላይ እያወረድኩኝ እጠቀማለሁኝ ለምንድነው እንደዛ የማደርገው በመላላክ ከሆነ የሚመጣው ቫይረስ ወደ ስልኬ ስለሚገባ ቀጥታ እያወረድኩኝ እጠቀማለሁ ማለት ነው ለምን ለምንድነው የሚጠቅመኝ ለምሳሌ አሁን የጸሎት መተግበሪያ አንድ ለምሳሌ የሆነ ቦታ ሲሄድ መጽሐፍ ቅዱስ በእጄ መያዝ ላይመቸኝ ይችላል በእርግጥ አይመከርም ጸሎት በስልክ በመተግበሪያ ላይ ጸሎት ማድረግ አይመከርም አይቻልምም ስለዚህ ግን ደግሞ አንድ ሰው ከማይጸልይ ከማይጸልይ ደግሞ በስልኩ ከዛ ከመተግበሪያ ላይ ቢጸልይ የተሻለ ነው ያንን የመጽሐፍ ማግኘት የማይችል ከሆነ ማለት ነው እና ለዚህ ለዚህ ጊዜ ጠቃሚ ስለሆነ ያንን መተግበሪያ ወርጄ በስልኬ ይዣለሁኝ ለምሳሌ ድንገት መንገድ ሳላስበው አሁን ለምሳሌ አንድ ቦታ ሲሄድ አላድርም ብዬ አስቤ ሄጄ ግን በአንድም በሌላም ምክንያት ባድር ቢመሽብኝ እና ባድር መጸሎት መጸለይ የምችለው ከዛ ከመተግበሪያ ላይ ነው ማለት ነው። ሁለተኛ ደግሞ ለምንድነው እነዚህ የተመተግበሪያዎች አንዳንድ ሂሳቦችን ለማሰብ ለምሳሌ አሁን ሂሳብ ማሰቢያ መተግበሪያ ከ ሳወርድ ለምንድነው የሚጠቅመኝ ሂሳብ አስብበታለሁ አሁን ሂሳብ በእጅ ብቻ አይደለም የምታስበው በእጃችንም ደግሞ ሌሎች ሂሳም ማሰቢያ ማሽኖችን ላሊዝ እችላለሁ ግን በስልኬ በቀላሉ ያንን መተግበሪያ አውርጄ ከያዝኩኝ በማንኛውም ሰዓት ለምሳሌ ገበያ በምገበያየበት ሰዓት ሊሆን ይችላል ስራ እየሰራሁ ሂሳብ የሚያስፈልገኝ ሰዓት ሊሆን ይችላል ሌላ ደግሞ ፈተና ላይ በእርግጥ ፈተና ላይ እንኳን ስልክም ይዞ መግባት አይቻልም መተግበሪያም መጠቀም አይቻልም ግን ለነዚህ ለነዚህ ተግባራቶች እጠቀምበታለሁ ምክንያቱም አስፈላጊ ነው መተግበሪያ ስልክ ያለመተግበሪያ እንደውም ምንም ጥቅም የለውም ብዬ ነው የማስበው መተግበሪያዎች ግድ ይሉናል ሌላ ተጨማሪ ደግሞ በጣም ከምትጠቀማቸው መተግበሪያዎች ውስጥ የ ኢንስታግራም መተግበሪያ ነው መረጃዎችን ከዛ እወስዳለሁኝ መረጃች እኔ መስጠት የምፈልገውን መረጃዎች እንዲተዋወቅልኝ የምፈልገውን ምርቶቼን በዚህ በመተግበሪያ አስተዋውቃለሁ ለምሳሌ የቲክቶክ መተግበሪያን ለምንድነው የምጠቀምበት ምርቶቼን አስተዋውቅበታለሁ ከሰዎች ጋራ እገናኝበታለሁ ሌላ የምፈልገው ምርት ካለ ደግሞ ከዛ ላይ አይቼ መርጬ መግዛት እንድችል ስለሚያደርገኝ እነዚህ ወሳኝ ወሳኝ የማህበራዊ ድህረ ገጽ መተግበሪያዎችን አወርድና እይዛለሁኝ ሌላው ምንድነው ከእነዚህ በተጨማሪ ከማስታወቂያዎችን ከማስታዋወቅ ወይም ደግሞ ከ ከማየትና ከመግዛት በተጨማሪ ለምንድነው የሚጠቅመን

የጨረቃ ብርሃን ትወዳለህ? ወይ ነው የሚለው የጨረቃ ብርሃን በጣም ደስ የሚል ነው። ምሽት ላይ አቢሶ ቁጭ ብለን ብቻችንን ሀሳባችንን ለመሰብሰብ አዳዲስ ፈጠራ ስራዎች ሲኖሩን በደንቡ ትኩረት አድርገን ለመስራት እንደዚህ የምሽት ጨረቃ ባለችበት ብቻችንን ሆኖ መቀመጥ በጣም ደስ ይላል። ለምሳሌ እኔ አሁን ብቻዬን ሆኜ በምቀመጥበት ሰዓት ያነበብኩትን ወደኋላ ተመልሼ በደንብ ሀሳቤን ሰብስቤ ለመረዳት አይምሮ ውስጥ እንዲቀር ለፈተና ደግሞ ሀሳቤን በደንብ መሰብሰብ ሲኖርብኝ በዛ በፈተና ሰዓት እንዳይጠፋብኝ እነሱን እያሰብኩ የተለያዩ ጥያቄዎችን ብቻዬን ቁጭ ብዬ ጨረቃ ውስጥ እሰራለው ማለት ነው። እና ደግሞ ከዚህ ከጨረቃ ጋራ በተያያዘ ጨረቃ ላይ ከጓደኛ ጋራ አብሮ መቀመጥ በጣም ደስ ይለኛል። ለምሳሌ ከወንድ ጓደኛ ጋራ ከተቃራኒ ጾታ ጋራ ማለት ነው እና ቁጭ ብሎ አእምሮአችን ለመመሰጥ የፍቅር ጨዋታ መጫወት በጣም ደስ ይላል በዚህ በጨረቃ ምሽት ማለት ነው እና በዚህ እንዴ በጨረቃ ብርሃን ላይ ምን ምን ነገሮች ይደረጋሉ? ለምሳሌ የምሽት እንጨት ተቀጣጥሎ ቦቆሎ እየተጠበሰ በጨረቃ ምንም ብርሃን ሳይኖር በጣም እንደውም ብዙ ጊዜ የተለያዩ ዝግጅቶች ይዘጋጃሉ። ትልልቅ ዝግጅቶች ምንድነው ሚደረገው በዛ በጨረቃ ብርሃን ውስጥ ወንበር ዙሪያ ይከበብና ብዙ ሰዎች ይቀመጣሉ እንደዛ ከተደረገ ቦኋላ መሃል ላይ በእንጨት እንጨት ይነደድና በውስጡ ከለላ የፀሀይ የ ወላፈን እንዳይመጣ ውስጡ ምን ይደረጋል? ክብ በርሜል ሊደረግና ያ እሳት እየነደደ በጨረቃ ብርሃን ብቻ መዝናናቲ ለመዝናኛነትም ብዙ ሰዎች ይጠቀሙበታል ማለት ነው። ለምሳሌ የመስቀል ማታ አሁን እኔ በሀገራችን ነው ወደ ክፍለ ሀገሮች ላይ ስንገባ ብዙ ጊዜ የጨረቃ ምሽቶችን የጨረቃ በጨረቃ ብርሃን ብዙ ተግባራቶች ይከናወኑበታል ማለት ነው። ስለዚህ ምንድነው የዚህ የጨረቃ ብርሃን በነገራችን ላይ ምችም አለው የጨረቃ ብርሃን አሁን ለምሳሌ አንዳንድ ሽታ ያላቸውን ምግቦች ምግቦች በልተን ስንወጣ የጨረቃ ምች አለው ያ ምች ደግሞ በጣም ከባድ ነው። በዛ ላይም ደግሞ በዛ በዛ ምች ምክንያት ደግሞ የተለያዩ ቆዳችን ላይ ሽፍ የሚል ነገር ሊወጣብን ይችላል ይቺ ጨረቃ በወጣች ቁጥር ያ ቆዳችን ላይ የወጣ ነገር እየታደሰ እየታደሰ ሌላ ችግር የሚፈጥርበትም ሁኔታ አለ ይሄ እንግዲህ ደካማ ጎኑ ነው ጠንካራ ጎኑ ግን ያው ያዝናናል። በልጆች ልጆች አብሶ አሁን ጨረቃ ብርሃን ላይ በጣም መቀመጥ ይወዳሉ። በጣም በቃ ደስ የሚል ነው ከጨረ ከ ከአምፖል ከዚች ከ ከኤሌክትሪክ መብራት ብርሃን ይልቅ የጨረቃ ብርሃን በጣም አስደሳች ነው። እንግዲህ አንዳንድ ጊዜ ዳመና የሚከልላት ካልሆነ በስተቀረ የዚች የጨረቃ ብርሃን በጣም አስደሳች ብርሃን ነች እኔ እንደውም ብዙ ጊዜ ልጆቼን ሰብስቤ የምወጣውና የማሳልፈው ከባለቤቴ ጋራ ለመዝናናት የምትጠቀመው የጨረቃን ብርሃን ነው። በዓላቶች ለምሳሌ አሁን የደመራ በዓል ብዙ ብዙ ጊዜ በዛ ይከበራል ማለት ነው። እና እነዚህ እነዚህ ነገሮች ይከናወኑበታል በጨረቃ እንግዲህ አሁን በፊት ደግሞ ገጠር ሆነን በጨረቃ ብርሃን ብዙ ስራ ይሰራል ለምሳሌ እህል ይወቃል ከብቶች ማለት ነው። ከብቶች በዛ በጨረቃ ብርሃን እያዩ እህል እንዲደቅ ምርቱና ገለባው እንዲላቀቅ ይደረጋል። ሲታደርም እዛ የጨረቃ ብርሃን ካለ ለ እንትናችን ለጨለማው አይከብደንም ምክንያቱም ውጪ ላይ ማብራት ማብራት በጣም ከባድ ስለሆነ በዛው በብርሃኑን ተጠቅመን በራሱ ብቻ በጨረቃዋ ብርሃን ብቻ መተኛት መስራት እንችላለን ሌላ ምንም ብርሃን ሳያስፈልገን እና በየጨረቃ ብርሃን በጣም እወዳለሁኝ ከጥቅም አንፃርም በጣም ጥቅም ይሰጠናል የአንዳንዴ ሙሉ ጨረቃውን ሙሉ ስትሆን እንደውም ብዙ ጥቅም